የዛሬው አየር ሁኔታ በጣም አሪፍ ነው ምንም አይልም በርግጥ በዚያ በዚህ ጊዜ በጣም ሙቀታማም አይደለም በጣም ቀዝቃዛማ አይደለም ያለምበት አካባቢ በተለይ ጠዋት ጠዋት ትንሽ በረድ ይላል። ከሰአት ደግሞ ትንሽ ሙቀቱ ጨመር ይልና መካከለኛ ይሆናል ብቻ በአጠቃላይ በጣም አሪፍ አየር ነው ያለው። በኋላ ትንሽ ይሄ ከግማሽ ጥር አካባቢ በኋላ ደግሞ ሙቀቱ እየጨመረ ይሄድና ትንሽ ደግሞ ወደ ጉንበት አካባቢ ፒኩ ላይ ወይም ደግሞ ጫፍ ላይ ይደርሳል። ከዛ ሰኔም እንደዛው ይቀጥላል ያው ክረምት ደግሞ ይጀምራል ሀምሌ ነሀሴ እየቀነሰ ይሄዳል። በአጠቃላይ በዚህ አካባቢ በዚህ ሰዓት ግን በጣም ቆንጆ የሆነ የአየር ሁኔታ ነው ያለው በጣም ተስማሚ። ሀይለኛ ሙቀትም አይባልም ሀይለኛም ብርድም አይባልም ጠዋትም ጥሩ ነው ከሰአትም ቆንጆ ነው ብቻ በቃ ደስ የሚል አየር ሁኔታ ነው ያለው ዝናብማም አይደለም። ዝናብ የሚዘምበት ጊዜ ስላልሆነ በዚህ ሰዓት በቃ ቆንጆ ነው ብቻ በአጠቃላይ ኢትዮጵያ ውስጥ አሁን ላይ በተለይ አሁን ያለውት አከባቢ ላይ በጣም የሚመች አየር ሁኔታ ነው ያለው። ቆንጆ በጣም ደስ የሚል ማለት ነው። እና ይኸው በዚህ ቢቀጥል ደግሞ ደስ ይለኛል። አንዳንዴ በርግጥ በአመት አንዴ ወይም በሆነ ጊዜ ወይም በተወሰኑ ጊዜዎች አንዳንዴ በዚህ ሰዓትም ዝናብ ይዘንባል ግን ዝናቡ በጣም የሚቀጥል አይደለም ቆንጆ ነገር ነው ያለው

ኦ ድሮ በትምህርት ቤት በጣም እምወደው አይነት ትምህርት ማትማቲክስ ወይም ደግሞ ሂሳብ ነበረ። በኋላ ላይም ደግሞ ፊዚክስም እንደዛ በጣም እወድ ነበረ። ግን በኋላ በትምህርት ከፍ እያልኩ ሲሄድ ትንሽ በቃ ለሁሉም አይነት ትምህርቶች በኩል ማየት በኩል ትኩረት መስጥ ጀመርኩኝ። ግን በልጂነቴ በተለይ በኤለመንተሪ ስኩል አካባቢ አንደኛ ደረጃ የትምህርት ጊዜ በጣም የምወደው አይነት ትምህርት ሂሳብና ፊዚክስ ነበረ። ሂሳብና ፊዚክስ በጣም በጣም ነበር የሚመቸኝ። ብልጭ በቃ እሱን ሳጠና ሳጠና ሳጠና ሳጠና ስፈታ ምናምን በጣም የማይደክመኝ የማይሰለች አይነት ሰው ነበርኩኝ። እውነት ለመናገር አምስተኛ ክፍል ሆኜ የሰባተኛ የስምንተኛ ክፍል ሂሳብ ራሱ በጣም ነበር የምሰራውና በጣም የሚገርመኝ ነበር። በኋላ ላይ ግን ወደ ሃይስኩል ወይም ደግሞ ከፍ እያልኩኝ ሲሄድ ነገሮቹን ሁሉ ማየት ጀመርኩኝ ከዛ በተለይ ታሪክም መውደድ ጀመርኩኝ ባይወሎጂም ትንሽ መውደድ ጀመርኩኝ። የበለጠ በዛ በኤለመንተሪ ስኩል እያለሁ ግን በደንብ የማስታውሰው መጀመሪያ ሂሳብ ነበረ። ምክንያቱም ፊዚክስ ከሰባተኛ ክፍል በኋላ ነው የሚጀምረው። ፊዚክስ ደግሞ ከሰባተኛ ጀምሬ በጣም በጣም በጣም እወድ ነበረ። በጣም አንዳንዴ ለዛ ነው ወደ ዩኒቨርሲቲ ስትገባ ኢንጂነሪንግ እንድመርጥ ያስገደደኝ ራሱ እሱ ይመስለኛል። እና እውነት ነው በጣም በጣም ነበር የምወደው። ካልኩሌሽን ሰው ነኝ

አዎ ስጦታ መስጠት በጣም እወዳለሁ ስጦታ መስጠት በጣም ጥሩ ነገር ነው ብዬ የማውቃለሁ በርግጥ የስጦታ አይነቶች ብዙ ናቸው አንዳንዶቹ ጊዜው ይሰጣሉ ጊዜያቸው ይሰጣሉ አንዳንዶቹ ደግሞ በቃ ስጦታ ገዝተው የሆነ ነገር ይሰጣሉ አንዳንዶቹ ደግሞ በቃ ያው ፍቅራቸውን በሌላ መንገድ ይገልጻሉ። እኔ ግን ለምሳሌ በቃ ስጦታ ለምሳሌ ለሰው ልጅ ጊዜን በመስጠት አንዳንዴ ደግሞ ለሱ የሚሆነው ነገር በትክክል በማሰብ በመስራት እሱንም በመረዳት አሳልፋለሁ እና በርግጥ ስጦታ መስጠት የፍቅርን መገለጫ አሁንም ጭምር ነው። ለኔ ለምሳሌ እኔ በጣም ለምወደው ሰው በቃ የምወደኝ ሰው ወይም ደግሞ ለኔ እንዲሰጠኝ የምፈልገው ነገር ጊዜው ነው። ጊዜውን ቢሰጠኝ ቢያደምጠኝ አንዳንድ ነገርም በቃ ለኔ የሚሆነው ነገር በቃ ቢመክረኝ ምናምን በጣም እንደሚወደኝ ነው የማምነው። አንድ ሌላ ጊዜ ደግሞ በቃ አንዳንድ ጊዜ ደግሞ ያው ለኔን ያው ሰርፓይዝ ለማድረግ ከፈለገ ትንሽ ስጦታ ምናምን እኔንም የሚያነቃቃ እኔን ሚያበረታታ ነገር ከሆነ ደስ ይለኛል። ብቻ ስጦታ መስጠት በጣም እወዳለሁ። በጣም ዝም ብሎ ግን ጾታው መልእክት ሊኖረው ይገባል ትርጉም ሊኖረው ይገባል። ዝም ብዬ በሆነ በኋላ አጋጣሚ ስጦታ ሳይሆን በስነ ስርዓት ያስተምራል ብዬ ያሰብኩት ነገር። በተለይ መልኩ በተለየ መልኩ መስጠት እችላለሁ ይሄ ይሄ ለኔ የፍቅር መገለጫ ነው

አዎ እንዴ ፍየል በጣም ሳይ ነው ያደኩኝ በርግጥ እዚህ ኢትዮጵያ ላይ በትም ቦታ ታያለህ። ፍየል ከተማም ገጣሪም ሁሉ የምታየው ነገር ነው እና ፍየል በጣም አያለሁ ሁሌም የማየው እንዴ አሁንም ራሱ በጣም ያለው በጣም ብዙ ፍየሎች አሉ። በጣም በጣም ደስ የሚል ፍየሎች ለዛ በጣም የሚገርመኝ ነገር ደግሞ ከፍየሎች ምንድነው በየትኛውም አካባቢ በብዙም አይለያዩም ለምሳሌ በጎች በአውሮፓም ላይ ያሉ በዚህ በኢትዮጵያ ያሉ በአረብ አካባቢ ያሉት ብዙ ይለያያሉ ትንሽ። በግ ፍየል ግን በትኛውን አካባቢ በጣም ተመሳሳይ ናቸው ትንሽ ነው ልዩነታቸው እና እኔ ብዙ የኢትዮጵያ ክፍል ሄጄ አውቃለሁ። ወደ ትግራይ ሄጄ አውቃለሁ፤ ወደ ሰማሊያ ሄጄ አውቃለሁ፤ አፋር ሄጄ አውቃለ፤ ሁ አሁን ደግሞ እጅ አውቃለሁ፤ ኦሮሚያ እጅ አውቃለሁ፤ የማገኛቸው በጎች ኢትዮጵያ ውስጥ ያሉ ራሱ በጣም ፍየሎቹ በጣም ተማሳሳይ ናቸው በጎዎች ግን ይለያያሉ የትም ብትሄድ ትንሽ ባሪያቸው የደጋዎቹም የበረሃዎቹም ወይም ደግሞ በጣም ሙቀታማ በሆነ አካባቢና ብርድ በሆነ አካባቢ ያሉ በጎች በጣም ይለያያል እንትን ናቸው። ፍየሎች ግን ሁሌም ተመሳሳይ ነው እና ብቻ በአጠቃላይ ፍየል ሳድግ ጀምሬ ከልጅነቴ ጀምሬ እስካሁን በቃ ሁሌ በሳምንት በሁለት ሳምንት የማየው ነገር ነው አዎ አያለሁ።

ቤተሰቦቻችን አብዛኛው የምናከብራቸው ባላቸው በርግጥ ባህላዊም ሀይማታዊም ናቸው። በርግጥ ባህላዊ አንኳን ብዙም እምናከብራቸው አይደሉም። ምክንያቱም የኛ ባህል ብዙ ጊዜ ሃይማኖታዊ ነው ሃይማኖታችን በባህላችን ላይ ትልቅ ተጽዕኖ አለው። ለምሳሌ ገናን ብንሄድ። ፋሲካም ብንሄድ አዲስ አመትም ብንሄድ ብቻ የተለያዩ ነገሮችን ጥምቀትም ብንሄድ በተለያዩ ነገሮች እኛ የምናከብራችሁ ባህላቶች ባህላዊ ይመስላሉ። እንጂ ግን ሃይማኖታዊ ናቸው ከክርስትና ጋር የተያያዙ ናቸው። እና ኢትዮጵያ ላይ ደግሞ ብዙ ጊዜ ድሮ ባህላችን አብዛኛው በቃ ሃይማኖታዊ ባህል ነው። ያለን እና ሃይማኖታዊ ባህላውቶችን የምናከብራቸው በጣም ደግሞ የሚናፍቁ ናቸው። አዲስ አመታችንን ብንሄድ በቤተክርስቲያን የመጣ ነው። ፋሲካመሰ ብንሄድ እንደዛው ልደትም ብንሄድ ገናም ብንሄድ ሌሎቹም አሉ። አንዳንድ በየወሩ በየአመቱ የምናከብራቸው ለየት ያሉ ባአላቶች አሉ። አብዛኞቹ ሃይማኖታዊ ባዓላት ናቸው የባህል ባዓል ብዙም የለንም። ብዙም የለንም። እውነት ለመናገረ ነገር እና በሃይማኖታዊ ባአላቶችም ደግሞ ብዙ ጊዜ ከጾም በኋላ የምናከብራቸው ስለሆኑ። በቃ ያኔ እርድ ይታረዳል በቄጠማ ይነሰነሳል ሰው ቤተሰብ ይሰበሰባል ዳቦ ይደፋል። በቻ ጣም በጣም ደስ ደስ ደስ የሚል ነገሮች ነው ያሉት

ኦ አዲስ አመት ሲመጣ ብዙ ጊዜ የምናከብረው ከቤተሰብ ጋ ተሰብስበን ነው የምናከብረው በጣም በግ ይታረዳል ስጋዬ በደንብ ተዘጋጅቶ በስነ ስርዓት ሁለተኛ ደግሞ ቄጠማ ዳቦ ድፎ ሁሉም ቤተሰብ ይሰበሰባል እና በጣም ደስ የሚል ድባብ ነው ያለው አዲስ አመት እኛ ስናከብር በተለይ መስከረም አንድ ነው የምናከብረው። በመሃሉ ደግሞ በባሮጌው አመት እና በአዲሱ አመት የአምስት ወይም የስድስት ቀኖች አንድ ጳጉመን የምትባል መሸጋገሪያ ወር አለች። በዛ ጊዜ ከመጀመሪያው ጀምረን የፍቅር ቀን የስጦታ ቀን የበረከት ቀን የጸሎት ቀን የምኞት ቀን ምናምን ምናምን እየተባለ ቀኖች የተሰየሙ። ስድስተኛው ቀን ወደ መሸጋገሪያ ምንጠቀምባት እና እዛ ጸበል ይታጠባሉ ሩፋኤል የሚባል በዓል ለበዛን ቀን በጣም ደስ የሚል ዝናብም ቀዝቀዝ የሚልበትም ክረምቱም በጣም ሀይሉ ቀንሶ አበባ በአበባ ለምንም በለምንም የሚሆንበት ነው። ብቻ በጣም ደስ የሚል ድባብ ነው ያለው። አዲስ አመት ስናከብር የኛ አዲስ አመት በጣም የሚገርም ነው በቃ ቆንጆ ነው። ክሮምቱንም በቃ ሀይለኛ ዝናቡም ጭቃውን ወገግ ብሎ ቀንሶ የክረም በቃ የልምልም ተስፋ የምታይበት ነው። እና በቃ አዲስ አመት ከዛ በኋላ ደግሞ ትምህርት ቤት የምንገባበትም ስለነበር ደስ ይለኝ ነበር በጣም

ኦ የሚገርም ጥያቄ ነው። ሩዝ ድሮ ድሮ አልወድም ነበር እውነት ለመናገር ሩዝ ድሮ ድሮ አልወድም ነበር። አሁን ላይ ግን በተለይ አንድ ጓደኛ አለኝ በቃ አብሮኝ ሁል ጊዜ ሩዝ ይወዳል። እና በሱ አማካኝነት በቃ ሩዝ መመገብ ጀመርኩኝ እንጂ ድሮ ሩዝ ስበላ ያደርቀኝ ነበረ ሲያደርቀኝ ደግሞ ብዙም አይመቸኝም። እና አሁን አሁን ላይ ግን በቃ አሪፍ አድርጌ በቃ እየወደድኩ የወደድኩ መጣ እግዚአብሔር ይመስገን። በተለይ ከአትክልቶቹም ምናምን ከጎመን ሀበሻ ጎመን የሚባል ነገር አለ በቃ ትንሽ ከቦሎቄ ከምናምን ሲቋላቀል በጣም ደስ ይለኛል አዎ

አዎ የምመኘው የእረፍት ጊዜ ብዙ ጊዜ እሁድ ነው በቃ እሁድ በጣም ደስ ይላል በጣም እሁድ ማለት ለኔ በጣም ደስ የሚል ነገር ነው በጧቱን በቃ ሌሊት በተለይ ቤተክርስቲያን ሄጄ ምናምን ጸሎቱንም አድርሼ ማህሌት የሚባል አለ። ቅኔ እሚባል አለ። ሌሊት በቃ ደስ ብዬ እዛ ጋር ተቀድሼ ቅዳሴና ቅድሼ ከመጣሁ ቤቴ ላይ መውጣት አልፈልግም በጣም ደስ የሚል ቀን ነው ለኔ እሁድ በጣም ውድ እረፍት ቀን ነው በጣም

አዎ ምግቤን ለሌሎች ማካፈል በጣም ነው የምወደው እውነት ለመናገር ሰዎች ልጆችም በቃ በምግብ ስስተኛ እንዲሆን አልፈልግም አንድ እንጀራም ቢሆን በቃ በስነ ስርዓት ተካፍለህ ከበላህ በጣም ያጠግባል በጣም ቆንጆ ነው። አንዳንድ ሰው በቃ ምግቡን ለብቻው በቃ እንዴ ካልበላ የሚሞት የሚመስለው ሰው አለ። በርግጥ እኔ መሞት ማለት ብቻህን መብላት ማለት ነው ወይም ደግሞ ብዙ መብላት ማለት ነው። ምክንያቱም ሰውነታችን በአንድ ጊዜ አስር እንጀራ በላ ወይም ደግሞ ግማሽ እንጀራ በላ የሚያስፈልገው ነገር። በቃ የሚወስደው ያው ነው በቃ ለውጥ የለውም። እና ሰዎች ምግቤን ማካፈል በጣም ነው የምወደው በጣም

በመንገድ ላይ ምግብ ብዙ ጊዜ አልገዛም ግን በጣም አስፈላጊ የሆኑ ነገሮችን ካገኘው ገዛለሁ። በተለይ በተለይ ደግሞ ወዛ መንገድ ላይ የሚሸጡ ሰዎችም አቅመ ደካማ ከሆነ መታገዝ ያለባቸው መበረታታት ያለባቸው ብዬ ካሰብኳቸው የህፃናቶቹን ከሆኑ ምናምን በቃ ደስ ይለኛል እገዛለሁ። በበላውም ባልበላውም እገዛለሁ ጥራቱ ከጠበቀ ከሆነ እበለዋለው ካልሆነ ደግሞ ለውሻም ምንም እሰጠዋለሁ ማለት ነው። እና አዎ እገዛለሁ

አዎ በብዙ ህዝብ መሆን ብዙ ጊዜ አልወድም። ምክንያቱም ጫጫታ ምናምን ከሆነ በተለይ ለኔ ደስ የሚለኝ ነገር አይደለም። እና ግን በቃ ማለት አንዳንዴ አስፈላጊ ከሆነ ወይ? ምክክር ካለ ወይ? ስሰባ ካለ ወይ? ሃይማኖታዊ በዓል ከሆነ ደግሞ በጣም በብዙ ህዝብ መሆን በጣም ይመችኛል። በተለይ ጸሎት ከሆነ የምናደርገው ነገር በጣም ደስ የሚለኝ ነገር ነው አሪፍ ነው። በቃ ማለት ለቀጣይም ማለት ከብዙ ሰዎችም ሆነ የምትሰበሰበው ጥሩ ነገር

ያው የምጠቀመው መሳሪያ አይነቶችን ብዙ ጊዜ እኔ ተዋጊ አይደለሁም እንግዲህ ኢንጂነር ነኝ። በቃ ማለት የኢንጂነሪንግ ስራዎች የምጠቀምበት እንደ ማስመሪያ እንደ እርሳስ እንደ ቴዶላይት እንደ ብቻ ሌሎችም ሌሎችም ሜትር ምናምንም ስክሪቶ ቻርኩል ምናምን መሳሪያዎችን እጠቀማለሁ። አብዛኛው የጽህፈት መሳሪያዎችን እና ኮምፒውተር እንደምትጠቀመው ማውዝ ምናምን ማለት ነው

አዎ ለኔ ምጠቅሙኝን መተግበሪያዎችን አወርዳለሁ። ግን አንዳንዴ ያናድዱኛል ምክንያቱም ምንድነው አንዳንድ ሰዎች ዝም ብሎ ለአድቨርታይዝ ብሎ የማይሆን ነገር እንደዚህ ይሆናል እንደዚህ ያደርጋል ምናምን ምናምን ልሉና አፕሊኬሽኑን ስታወርደው ሌላ ነገር ሁነት ታገኘዋለህ እሱን እሱን ነገር ያስጠላኛል ያስጠላኛል እንጂ በቃ ጥሩ አፕሊኬሽኖች ካገኘሁ አወርዳለሁ እጠቀማለሁ በጣም ነው የሚመችኝ እንደዚህ አይነት ነገሮችን መጠቀም ደግሞ እና ሞባይሌ ላይም አስፈላጊ የሆኑ ጥሩ የሆኑ አፕሊኬሽኖች ካሉ አወርዳሉ በጣም በጣም ጎግልስተር ላይ አወርዳለሁ ሁል ጊዜ ፕሌይስተርም ጎግል ስትርም።

አዎ በእጅ መሸመን። አልችልም አላውቅም ሸምኜም አላውቅም ምክንያቱም ብዙ ጊዜ ያው ሽመናዎች በእኛ ሀገር። ማለት በተለያየ አካባቢ ያሉ ሰዎች ወይም ደግሞ ሴቶች ናቸው የሚሞክሩት። እና እኔ የእውነት ለመናገር ያው ብዙ ጊዜ ትምህርት ነው ያሳለፍኩት ከትምህርት ደግሞ ስራ ላይ ሆኖ ነው። እና አዎ ሸምኜ አላውቅም እጅ ሽመናዎችም አልችልም ሸምኜም አላውቅም

አይ ጥላ እመርጣለሁ በርግጥ ፀሀይ ሲበዛ በተለይ ወደ ስድስት ሰዓት አካባቢ ግማሽ ቀን አካባቢ ሲሆን አወጣ ፀሀይ ጠንከር ስለሚል ጥሩ አይደለም ይከብዳል። ግን ጠዋት አካባቢ ሲሆን ከሰአት አካባቢ ወይም ማታ ሊመሽ አካባቢ ሲል ደግሞ ፀሀይ እመርጣለሁ። ከጥላ። ግን ግማሽ ሰዓት። በጣም ግማሽ ቀን አካባቢ በጣም ፀሀይ በበረታበት ከሆነ ግን አዎ ጥላ እመርጣለሁ

ከፀሀይ የምትጠበቀው እነግዲህ ጥላ በመያዝ ነው ሌላ አማራጭ ምን አለኝ ብለህ ነው። ወይም ደግሞ ዛፍ ስር በመሆን ነው ወይም ደግሞ ቤት ስር በ በመሆን ነው። ማለት በርግጥ ጠዋት ጠዋት ፀሀይ አስፈላጊ ነገር ነው። ለጤንነትም በጣም ጥሩ ነገር ነው ብዬ ነው የማምነው እና አንዳንዴ ሆን ብዬ ወጥቼ ፀሀይ እመታለሁ። ጥሩ ነገር ነው። እሱ ነገር ፀሀይ በበረታበት ጊዜ ደግሞ ቤት ውስጥ አሆናለሁ ወይም ደግሞ ጥላ እይዛለሁ ወይም ደግሞ ዛፍ ስር እሆናለሁ ማለት ነው።

አዎ የዝናብ ውሃ ሰበስባለሁ በጣም የዝናብ ውሃ መሰብሰብ መሰብሰብም ጥሩ ነው። ለምሳሌ ትልቅ ቆርቆሮ ምናምን ያለበት አካባቢ ዝናቡ በመጀመሪያ ጥርግ ብሎ ከሄደ በኋላ ቆሻሻውም ከጠረገ በኋላ በኋላ የሚመጣውን ዝናብ እሰበስብና እና ለልብስ ማጠብ እጠቀምበታለሁ ይሄ ነገር በጣም ቆንጆ ነው። አካባቢው ደግሞ የበለጠ ጎርፍ እንዳይባባስም ስለሚያደርግ ቆንጆ ነገር ነው። እና ውሃም በስነ ስርዓት ለመጠቀምም በጣም አስፈላጊ ነገር ስለሆነ ውሃ አዎ የዝናብ ውሃ ሰበስባለሁ። ግን መጀመሪያውን በቃ ቆሻሻውን ጽድት አድርጎ ከወሰደ በኋላ በቃ በመሃል አካባቢ ነው። የምሰበስበው እና እንደዛ አንዳንዴ ደግሞ በቃ ማለት ጥሩ ነገር ነው ብዬ ነው

ኦ ሀበሻ አይደለሁም ቅመማ ቅመም የበዛበት ምግብ በጣም ነው የምወደው በጣም እውነት ለመናገር በተለይ ደግሞ ይሄ ነጭ ሽንኩርት የሚባለው ቅመም እኔ በጣም ነው የሚመቸኝ ከዛ ዝንጅብልም በጣም እወዳለሁ ቃሪያም በጣም እወዳለሁ ብትቻ በርበሬም በቃ ብቻ በአጠቃላይ የሚያቃጥል ነገር በቃ በጣም ትንሽ ቅመም የበዛበት ቆንጆ የሆነ ምግብ በጣም እወዳለሁ። ምንም አይለኝም እውነት ለመናገር በጣም ነው የምወደው ቅመማ ቅመም የበዛበት ምግብ በጣም

አዎ በኢትዮጵያ ውስጥ በብዙ ቦታዎች ተጉዝሃለሁ እውነት ለመናገር ገዳማትም ሄጄ አውቃለሁ ደግሞ ወደ ሱማሌ ክልልም ዝም ብዬ በስራ ምክንያት ሄጄ አውቃለሁ ወደ አቦ ወደ ቤንሻንጉል ጉመዝም ከአሳሳ ጀምሮ እስከ ህዳሴ ግድብ ሄጄ አውቃለሁ። አፋር ክልልም እስከ ዳሎል ድረስ ሄጄ አውቃለሁ። የኦምሮሚያ ክልልም ሁሉም ነው በደንብ አብዛኛው የማውቀው አሁንም በደቡብ ምዕራብ ክልል የሚባለው ወደ ኬንያ ጠረፍ ነው ያለሁት። ሶ ብቻ ጅማም ብቻ ትግራይም እስከ ጫፍ እስከ አክሱም ድረስ በቃ ብቻ በጣም ብዙ ቦታ ተጉዤ አውቃለሁ። በጣም አብዛኛው ግን የምግዋዝበት ቦታ በስራ በኩል ካልሆነ እውነታው ቦታ በሆነ በጣም ይመቸኛል

አዎ መብረቅ እፈራለሁ። እንዴት አልፈራም? ዝናብ በሚዘንብበት አካባቢ ለምሳሌ ሀይለኛ ዝናብ በሚሆንበት ጊዜ እኔ ትልቅ ዛፍ ምናምን ውስጥ መቀመጥ አልወድም። ማለት ጥሩ አይደለም ማለትም ማለት እንደዛ ይባላል ሁለተኛ ደግሞ በቃ እንዲሁ ሲጮህ ራሱ ያስፈራኛል አልወደውም። ብዙ ጊዜ አሁን እኛ ሀገር ላይ መብረቅ በጣም ክረምት ሊወጣ ሲል አካባቢ በጣም ይበዛልና እንደውም በቃ ያስጨንቀኛል እኔ አልወድም። ሞባይሌም ፍላይት ሞድ አድርጌ ነው። ቁጭ ምለው

አዎ የፀሀይ መውጣትን በጣም አዎ አያለሁ ደስ ይለኛል አንዳንዴ ቀደም ብላ ከመውጣቷ ፊት ያለችው ዋገን የምትባለው ራሱ በቃ አጥቢያ ኮኮብ አይነት ነገር የምትላት በጣም ደስ ትላለች በጣም እና። በቃ በጣም ነው የሚመቸኝ ድሮ ድሮ በተለይ በቃ ቀድሜ ተነስቼ ትምህርት ቤት ከመሄዴ በፊት ቁጭ ብዬ ሁላ አያት ነበር። አሁን አሁን ላይ እኳን እየደከመኝ ስለሆነ ወይም ደግሞ አንዳንዴ ተነስች ልክ ወደ ጸሎት ምናምን ስለሚሄድ። ብዙ ጊዜ አልወጣም። ድሮ ግን በቃ የፀሀይ መውጣት ለማየት በጣም በጣም ነበር የምወደው በጣም በጣም ደሞ ሚመቸኝ ነበረ

የስልኬ ባትሪ አዎ ሃያ አራት ሰዓት ምናምን ይቆያል በቃ በደንብ አድርጌ ፉል ካረኩት ሃያ አራት ሰዓት እስከ ሃያ አምስት ሰዓት ይቆያል። በርግጥ ግን አንዳንዴ ቀኔን የምጠቀምበት አጠቃቀም በጣም ባትሪ የሚጨርስ ከሆነ ያው ስምንትም ሰባትም ሰዓት ሊያልቅ ይችላል። ግን ግን በቃ አብዛኛው አቨሬጅ ግን በመካከለኛ ግን ሃያ አራት ሰዓት ይቆያል። የስልኬ ባትሪ ግን ቀኔን በጣም ብዙ ነገር የምጠቀም ከሆነ ከዛም በታችም ሊሆን ይችላል

አዎ እኔ ስሜቴን የምደብቅ ሰው አይደለሁም በቃ ማለት በጣም የተሰማኝ ነገር ግልጽን ምናገረው ቶሎ በቃ ማለት በቃ አስፈላጊ ከሆነ ብቻ ሳይሆን ብዙ ጊዜ እኔ በጣም የሚያናድድ ነገር ወይም ደግሞ ስሜታዊ የሚያደርግ ነገር ካየሁ ምደብ ቅ ሰው አይደለሁም ፊቴ ላይ ይታያል። በወጉም በጥሩም አንዳንዴ አንዳንድ ሰዎች አሉ ዝም ብለው ተናደው እያሉ በቃ ግን ደግሞ ምንም ሳይመስላቸው አስመስለው በኋላ ላይ ጉድ የሚሰሩ ሰዎች አሉ። እኔ እንደዛ አይደለሁም ፊት ለፊት ንዴቴንም ደስታዬንም ሀዜንም መከፋቴንም ሁሌ ፊት ለፊቴ ይታያል እና እንደዛ አይነት ሰው ነኝ

እውነተኛ መሆን አለብኝ እውነት ለመናገር ቃልህን ትጠብቃለህ ወይ? ለሚለው ነገር እውነት ለመናገር ብዙ ጊዜ ቃሌን አልጠበቅም። ግን ከክፋት ከተንኮል አይደለም አንዳንዴ በተለይ ደግሞ በቃ አቅሜን በቃ ከአቅሜ በላይ ነገሮችን ሰዎችን ላለማስከፋት ቃል እገባና ብዙ ጊዜ በቃ ማለት በቃ እወድቃለሁ። በዚህ ነገር እና ሁል ጊዜ እንደውም ማሻሻል አለብኝ ብዬ የማስበው በቃ ቃሌን አለመጠበቄን ነው። እና ያው ግን በቃ እያሻሻልኩ ነው አሁን ላይ በጣም ጥሩ ጥሩ እየሆንኩ ነው። ቀን በቀን እያስተካከልኩ ነው የማልችለውን ነገር ቃል ላለመግባት እየሞኮርኩ ነው

ነገሮችን በስርዓት ነው የማስቀምጠው እውነት ለመናገር ቤትም ራሱ ዝርክርክ ያለ ነገር አልወድም ቢሮዬ ራሱ ልክ በቃ ዝርክርክ ካለ ወይም ደግሞ እዚህም እዛም የተደበላለቀ የማያስፈልግ ጠረጴዛዬ አካባቢ ካለ በጣም ስራ ላይ እንትን ያደርገኛል እና በቃ ያደናቅፈኛል እና አልወድም። በመኝታዬ አካባቢም ቢሆን በቢሮዬ አካባቢ ቢሆን በስራ ቦታዬ አካባቢ ቢሆን በቤቴም ቢሆን ሁሉም ነገር በቃ በስነ ስርዓት መቀመጥ በቃ ስርዓትን ይዞ ባለብን መቀመጥ ነው የምወደው። እና አዎ ነገሮችን በስራ በስነ ስርዓት ነው የማስቀምጠው

አብዛኛው ጊዜ የጧት እለታዊ ተግባሮቼ ምንድን? ናቸው በጧት እነሳለሁ ልክ ተነስቼ ፊቴን እታጠባለሁ ቀድሜ ፊቴን ታጥቤ ጥርሴን እቦርሻለሁ ከዛ በኋላ ነጠላዬን አድርጌ ቁጭ ብዬ ጸሎት አደርጋለሁ ጸሎት ካደረኩ በኋላ ደግሞ መልሼ ቁጭ ብዬ ለአንድ አስራ አስራ አምስት ደቂቃ ትንሽ እመሰጣለሁ። ከዛ በኋላ ተነስቼ ልብሴን በስነ ስርዓት ጫማዬን በስነ ስርዓት አድርጌ ያው ወደ ሰርቪስ ቦታ ወደ ስራ ቦታ መሄድ ነው። እና ወደ አስራ ቦታ ገብቼ ደግሞ ጾም ካልሆነ ቡናዬን ጠጥቼ ያው ስራ መቀጠል ነው። ይሄ ነው

አዎ ማዕድን እጠቀማለሁ ማለት ማዕድን እጠቀማለሁ የወርቅ ማዕድን ሊሆን ይችላል የብረት ማዕድን ሊሆን ይችላል ሌሎችም ማዕድኖችን እጠቀማለሁ ምክንያቱም ማለት እኔ ማዕድን አውጪ አይደለሁም በእውነት ለመናገር ግን ያው በሆነም በአንድም በሌላም ማዕድን ነገሮችን እጠቀማለሁ ማለት ያው አቅሜን በፈቀደው መልኩ ማለት ነው። እና ያው ብችል ብችል አቅም ቢኖረኝ ዳይመንድ ቢጠቀም በጣም ደስ ይለኛል። እና እና ምንድነው ግድ ነው? ማለት በቃ ማዕድን አዎ እጠቀማለሁ እንዴት አልጠቀምም በደንብ ነው የምጠቀመው። ያው ለወደፊቱ ደግሞ ብዙ ነገሮችን አገኛለሁ ብዬ ተስፋ አደርጋለሁ

አዎ ልብሶቼ በስነ ስርዓት የተቀመጡ ናቸው በስነ ስርዓት ታጥፎ ያልታጠፈ ሱሪ ምናምን ራሱ አልቀመጥም ማለት ያልታጠበ ልክ የቆሻሻ ሲሆን የሆነ ቦታ ለብቻውን መጠራቀም አለ። አዛ አስቀምጠዋለሁ የታጠቡ ልብሶቼ ግን በስነ ስርዓት ታጥፈው በስነ ስርዓት ታድርድሮ ነው የሚቀመጡት እና አዎ ልብሶቼን በስነ ስርዓት የማስቀምጠው በስነ ስርዓት የተቀመጡ ናቸው። ብቻዬም ቢሆን ሰውም ከእኔ ጋር ቢኖረኝ ባይኖረኝም በስነ ስርዓት ልብሶችን አጥፍጥፍ አድርጌ ቆይቀ አንባካን ማስቀመጥ አሁን አንደዛ አስካልሆነ ይደብረኛል። ሁላ እና አዎ ልብሶቼ በስነ ስርዓት የተቀመጡ ናቸው

የእቃ ቁጥጥር በደንብ አደርጋለሁ እውነት ለመናገር የእቃ ቁጥጥር በደንብ አደርጋለሁ። ምክንያቱም ለምሳሌ በስራ ቦታዬም ብሆን ስቶር ቦታ ያሉ የገቡ እቃዎችን በስነ ስርዓት አያለሁ ቤትም ቢሆን እቃዎችን በስነ ስርዓት ነው የማስቀምጠው ቁጥጥርም በደንብ አደርጋለሁ። አለ በለዚያ ያው ለብዙ ነገሮችም ሊጋለጡ ይችላሉ። ለምሳሌ ኤክስፓየርዴታቸው ሊያልቅ ይችላል የመጠቀሚያ ጊዜያቸው ሊያልፋቸው ይችላል። አንዳንዶቹ ደግሞ በትክክል ስቶር ካልተደረጉ ሊጎዱ ይችላሉ። እና ወይም ደግሞ ፈንክሽናቸው ወይም ደግሞ ሊቀንስ ይችላል። ስለዚህ የእቃ ቁጥጥር በደንብ ደም ማረገው አዎ በደንብ

አዎ ጠዋት ጾም ከሆነ አልበላም ለምሳሌ በእኔ በምከተለው ህይወት አው ሮብ ና አርብ እ ጠዋት አይበላም እና አው ሮብ ና አርብ ጠዋት አልበላም። ሌላ ጊዜ ደግሞ የአዋጅ ጾሞች የሚባሉ ዓቢይ ጾም የነቢያ ጾም የ ሌላ ደግሞ የሐዋርያት ጾም እና ፋይ የሚባሉ ጾሞች አሉ። ብቻ ብዙ የተለያዩ ጾሞች አሉ። እነሱን ጾም ካልሆነ ጠዋት አልበላም አይበላም አይበላም አልበላም እ እንደዛ ካልሆነ ግን እንቁላል እበላለሁ። አቮካዶ እበላለሁ ዳቦም ቢሆን እበላለሁ። ዳቦ በማር እበላለሁ ቀለል ያለ በቃ በዳቦ ነገር የሚበላ ጠዋት ይመቸኛል

አዎ ጠንካራ የሆነ ትራስ ብዙ ጊዜ አልጠቀምም ምክንያቱም ምንድነው? አዎ ቀለል ያለ ነገር ነው የምጠቀመው ትራሱ ለስለስ ያለ ቢሆን ይመጨኛል ግን ደራርቤ ሶስት አራት ራስ እንደሌሎቹም አልጠቀምም ይሄ ነገር ለእንቅልፌም ብዙም አይደለም አንገቴም አንገቴም ይቀጨኛልና ብዙም አልወድም። ግን ለስለስ ያለ አንድ ትራስ እጠቀማለሁ እሱ ነገር በጣም ተስማሚ ነው ለኔ። ከዛ በኋላ ደግሞ ለአትኛኘት ራሱ እየተገለባበጥኩ ስለሆነ በቃ ብቻ አንድ ትራስ ነው ምጠቀመው። ግን ትራሱ ራሱ ለስለስ ማለት አለበት ወፍራም ከሆነ እሱ ራሱ አይመቸኝም።

አዎ ወደ ስራ የምለብሰው እ ልብስ ብዙ ጊዜ ያው ተመሳሳይ ነው ከላይ ሸሚዝ ነገር አደርጋለሁ እጅጌው አጭር የሆነ ወይም እጅጌው ረጅም የሆነው። አዎ ከታች ደግሞ ጅንስ ሱሪ ነው የማደርገው የታውቀ ብዙ ጊዜ አንዳንዴ ደግሞ ጨርቅ ሱሪ አደርጋለሁ። ጫማዬም ኖርማል ጫማ አረግና ቢሮ ሲሄድ ደግሞ ሴፍቲ ጫማ አለኝ ሴፍቲ ጫማ አርጌ ወደ ሳይት ስወጣ ሴፍቲ ጫማ አረጋለሁ። ቢሮ አካባቢ የሚሆን ከሆነ ደግሞ ኦፊስ አካባቢ የሚሆን ከሆነ ደግሞ ምንድን ነው ማርገው ኖርማል ጫማ አረጋለሁ ማለት ነው። ብቻ ወደ ስራ ሲሄድ እንደዚህ አይነት ልብስ ነው የምለብሰው ግን ቢሮ ውስጥ ምን አሉኝ ሴፍቲ ጫማ አለኝ ሬፍሌክተር አለኝ ሄሊመንት አለኝ መነፀር አለኝ። ወደ ሳይት ልወጣ ስል የግድ እነሱን ቀይሬ ነው የምሄደው እንደዛ ነው የማረገው

አዎ ቀትር ብዙ ጊዜ የምመግበው እንጀራ በወጥ ነው ወጡ ሊለያይ ይችላል ያው ጾም ከሆነ የጾም ምግቦች ነው የምገባው ለምሳሌ ጎመን ሊሆን ይችላል ሽሮ ሊሆን ይችላል ስልስ ሊሆን ይችላል ሞኮረኒ በ በፓስታ ሊሆን ይችላል እንጀራ በእንደዛ እበላለሁ። ያው የፍስግ ከሆነ ደግሞ ቀይወጥ ሊሆን ይችላል ጥብስ ሊሆን ይችላል እንቁላል በስጋ ሊሆን ይችላል እና የምሳ ሰዓት እንጀራ በእነዚህ ነገሮች ነው አብዛኛው የምባለው እንጀራ በጣም ተመጋቢ ሰው ነኝ። እኔ ብቻ እንጀራ በወጥ ምበላው ወጡ ደግሞ የጾም ከሆነ የጾም ወጥ ስጋና የወተት ተዋጽኦ የሌለበት ነው። ያው የፍስክ ከሆነ ደግሞ ፍስክዎችም ጨምር አድርጌ እበላለሁ አንዳንዴ በተከታታይም ፍስክ አልበላም ግን ያው ዞሮ ዞሮ እንደዛ ነው የምበላው

አዎ ገበያ የምሄደው ማክሰኞ ወይም ደግሞ ቅዳሜ ነው። አብዛኛው ጊዜ ግን በመሃል አስፔዛ ከጨረስኩኝ ለምግብ የሚሆነኝነ ነገር አስፈላጊ ነገር ከጨረስኩኝ ወይም ደግሞ አስፈላጊ የሆነ እቃም ምግዛት ከፈለኩኝ እሄዳለሁ ገበያ እሄዳለሁ። ግን አብዛኛው ጊዜ ማክሰኞ እና ቀዳሜ ነው። ወደ ገበያ የሚሄደው ገበያ አካባቢ እንደዛ ነው። ግን ይሄ ነገር ምንድነው እንዳለበት አካባቢ ይለያል። ማለት እኔ አሁን ያለሁበት አካባቢ ገበያው እንደዛ ስለሆነ ነው። እንጂ ሌላ ጊዜ ደግሞ ሌላ ቦታ ብትሄድ ገቢያቸው ሮብ የሆነ ሮብ ይሆን ምናምን አሉ እና ብቻ የገበያ ቀን የሚባል አለ። እኛ ሀገር ይለያል። እና ሰው በተለየ ብዙ እቃዎች የምታገኝበት ቀን ላይ እየመረጠ ነው የሚሄደው እና እንደዛ ነው የማደርገው

ጾም በጣም ነው የምጾመው። አዎ ጾም እጾማለሁእኔ በኦርቶዶክስ ተዋህዶ ተከታይ ነኝ። ጾም በጣም ነው የምጾመው ጾም በጣም አሪፍ ነገር ነው። ከሃይማኖታዊ እይታ አንፃር ብቻ ሳይሆን ኢቭን ከጤነትንም አንፃር በጣም ቆንጆ ነው። ምክንያቱም በሳምንት ሁለት ወይም ሶስት ጊዜ በተከታታይ የምግብ ሰአቶች ከስድስት እስከ አስራ ስምንት ሰዓት ተከታታይ ቢኖረን በጣም አሪፍ ነው ብዬ አስባለሁ። እና ሰውነታችን ራሱን እንዲያረጋጋ ራሱን እንዲያጸዳ ጊዜ እንሰጠዋለን። እና ብዙ ጊዜ ዶሮ ቶሎ ቶሎ ብንበላ ለሰውነታችን ከማስጨነቅ የዘለለ ምንም ጥቅም የለውም ብዬ ስለማስብ ጾም በጣም ጥሩ ነገር ነው። እና ስጾም ጉልበቴ በጣም አሪፍ ይሆናል ኮንሰንትሬሽኔ በጣም ይጨምራል አሪፍ ነገር ነው። ብቻ ጾም እጾማለሁ አዎ።

አዎ በስልክ ገንዘብ እልካለሁ እውነት ለመናገር አሁኑ ላይ በጣም ባንክ ሄጄ ገንዘብ የመላክ በጣም ብዙ ጊዜ አቁመያለሁ በቃ ማለት ድሮ ነበረ ስልክ ብዙ ጊዜ ሞባይል አፕልከሽኞች አልነበሩም ትራንስፈር የምናደርግባቸው ኔቶርኮችም ፈጠን አልነበረም እንጂ። አሁን ላይ ነገሮች ከተስተካከሉ በዋላ ባንክ ለመላክ ገንዘብ ለመላክ ባንክ ሄጄ አላውቅም እውነት ለመናገር በስልኬ ነው የምልከው በኝ በስልኬ ነው በደንብ ሁሉም ነገር የምትጠቀመው። እና ይሄ ነገር ደግሞ ስራየንና ጊዜየንም በጣም በትክክል እንድትጠቀም እያደረገኝ ነው በጣም አሪፍ ነገር ነው ብዬ ነው የማስበው

አዎ ሌሎችን መርዳት በጣም ነው እምወደው በጣም በጣም ነው እምወደው እኔ ደግሞ ከአሁን በኋላ ራሱ የቀረ ጊዜ ሁል ጊዜ በቃ አቅም ቢኖረኝ እና ችሎታዬን በደንብ ባስተካክል ኑሮዬን በደንብ ባስተካክል። ሰዎችንም እየረዳሁ ብኖር በጣም ደስታዬን አልችልም በተለይ ደግሞ ሽማግሌዎችንም ህፃናቶችንም አባትና እናት የሌላቸውን ማለቴ ነው። የአእምሮ ህመምተኞችም አካል ጉዳተኞችም ጧሪ እሚረዳ ሰው የሌላችሁም ሰዎችን በአጠቃላይ እየረዳሁ ብኖር ደስታዬን አልችልም። ምክንያቱን በዚህ ምድር እኔ ለኔ ትልቅ ትርጉም የሚሰጠኝ ነገር ሰው ሆና ለሰው መኖር ማለት ነው በቃ ሌላ ትርጉም የለም። ደስታን በዚህ መንገድ ነው እኔ ማጣጣም እምፈልገው ደስታ ማግኘት የምፈልገው ሰዎችን ከመርዳት ነው። ራሴን ከመብላት ከመጥገብ ምናምን ምናምን ሳይሆን በእንደዚህ በማድረግ መልኩ ነው ሰውነቴን ማስደሰት የምፈልገው እና። ደስታም ለማግኘት በጣም በጣም ደስ ይለኛል ከእግዚአብሔርም ካለ ለመታርቅ ይጠቅመኛል ብዬ ነው የማስበው

በአብዛኛው ጊዜ ከጠዋቱ አስራ አንድ ሰዓት ነው የምነሳው በኢትዮጵያ አቆጣጠር ማለት ነው አስራ አንድ ሰዓት ማለት ለጧት ፀሀይ ሊወጣ ሲል ቀድሞ አንድ ሰዓት ቀደም ብሎ ማለት ነው። እና አስራ አንድ ሰዓት እነሳለሁ ቶሎ ብዬ ፊቴን ታጥቤ ጥርሴን ቦራርርሼ በስነ ስርዓት ጸሎት አደርሳለሁ ጸሎት አድርሼ አንዳንዴ እሰግዳለሁ አንዳንዴ ደግሞ በቃ ዝም ብዬ እመሰጣለሁ። እና ጠዋት አስራ አንድ ሰዓት ነው የምንነሳው ከዛ እስከ አንድ ሰዓት ባለው በቃ ሁለት ሰዓት አካባቢ ተረጋግቼ ነገሮችን ሁሉም ከውዬ እንመርጥ ደክሞኝ ምናምን ካልሆነ ማለት ነው። የተኛሁት ዶክሞኝ ከተኛሁ ደግሞ በቃ ትንሽ አረፍዳለሁ

አዎ የስራ ስራሮችን ቅደም ተከተል በጣም ነው የምከተለው እውነት ለመናገር። የስራችንም እንደዚህ አይነት ነገሮችን እንድንከተል ያስገድደናል ሙያችን ማለቴ ነው። እና በቃ ቅደም ተከተሎችን በስነ ስርዓት አስራሮችን ተወጥቶ ነው እኛ የምንሰራው። አለበለዚያ አንደኛው መቅደም ያለበት ሌላኛውን ብታስቀድም ስራውን ብትክል እንደሰራህው አይቆጥርም መሰራትም አይችልም። ስትጀምር ይሄን በጣም ጥልቅ ነኝ እኔ በዚህ ጉዳይ ላይ የስራ አስራሮችን ተከተል በጣም በጣም በጣም እወዳለሁ። ሌሎችንም እንዲከተሉ እመክራለሁ። ቀድሞው እንደውም ማን መቅደም ማን ከማን መቅደም እንዳለበት በትክክል እንዲታሰብ በትክክል እንዲታቀድ ብዙ ጊዜ ሰዎችን እመክራለሁ። እና አዎ ለዚህ ነው እኛ አሁን ኮነስትራክሽን ስራዎችን ስንሰራ ቀድመን ሜትር ኦፍ ስታንትመንት የምናዘጋጀው ማለት ነው

ከአለቃዬ ጋር ያለኝ ግንኙነት በጣም ቆንጆ ነው እውነት ለመናገር አይደለም ከአለቃዬ ከባልደረቦቼ ከተከኔ በታችም ከእኔ በላይም ካሉ ሰዎች በጣም ያለኝን ግንኙነት በጣም ቆንጆ ነው እንደዛ ነው እኔ የምወደው ምክንያቱም ወደ ስራ ቦታ ስመጣ ይናፍቀኝ እንድመጣ ነው የምፈልገው። አለበለዚያ እጭ ይሄን ሰውዬ ላገኝ ነው እንዴ ከአሁን በላይ እጭ የሱን ፊት ላይ ነው እንዴ ምናምን እያልኩኝ እየተጨናነኩኝ መምጣት አልፈልግም። ጥሩ አይደለም ይሄ ይሄ ነገር ከሆነ ደግሞ የስራ ውጤት ውጤታማትነቴን በጣም እንደሚቀንሰው አውቃለሁ። እና ከአለቃዬ ጋር ጥሩ ግኑኝነት ነው ያለኝ ከባልደረቦቼ ጋርም ጥሩ ግንኙነት ነው ያለኝ ይሄ ነገር ደግሞ የስራ ቦታዬን በጣም እንድናፍቅ ያደርገኛል። በጣም ደስተኛ ሆኜ ስራ እንድሰራ ያደርገኛል የውጤታማነቴን ደግሞ በጣም እንዲጨምር ያደርገዋል። እና አዎ፣ አዎ ካለቃዬ ጋር ያለኝ ግንኙነት በጣም ጥሩ ነገር ነው። ጥሩ ነው መሆን ያለበትም ጥሩ ነው

አወ የስራ ምግባር ስነ ምግባር በጣም ነው የማሰብ በጣም ነው የማከበረው በጣም ነው ደግሞ የምከታተለው እኔ በዚህ ጉዳይ ደግሞ በጣም ጥንቁቅ ነኝ በጣም በጣም በጣም ሲሪያስ ነኝ። ያው እና የየስራ ስነ ምግባር በጣም ማክበር አለብን ሁላችን የሙያ ስነምግባር ሊኖረን ይገባል እና ሲጀመርም ለራሳችንም ለሙያችንም ታማኝ መሆን አለብን። አለበለዚያ እንደዛ ካልሆነ በቃ ጥሩ አይደለም እና እንደዚህ ዝም ብሎ በቃ ለቃሉ ለስራ ቃሉ የማይታመን ሰው አይደለሁ። እና እውነት ለመናገር የለ ስራ ስነ ምግባሬ በጣም አከብራለሁ በስነ ስርዓት አልደራደርም። እንደ ህይወት ነው የምቆጥረው እንደ ህይወት ይኸን ነገር በጣም ሲሬስ ነኝ። በዚህ ጉዳይ

በየትኛውም አጋጣሚ እኔ መማር እማራለሁ እኔ ለመማር ዝግጁ ነኝ ምክንያቱም እኔ መማር ማለት ለኔ ትርጉም የሚሰጠኝ ምንድነው ትምህርት ቤት ብቻ ሄዳ አይደለም የምትማረው። እና በእያንዳንዱ አጋጣሚ በእያንዳንዱ ካገኘው ሰው በእያንዳንዱ ከተፈጥሮ በእያንዳንዱ ሁኔታዎች ላይ መማር እወዳለሁ ይሄን ደግሞ አእምሮዬን ከፍቼ ሁሌ ክፍት አድርጌ ነው የምጠብቀው። እና እኔ በጣም አእምሮዬን ክፍት አድርጌ ነው የምጠቀመው የምጠብቀውም እና ይሄንን ነገር ደግሞ በጣም ብዙ ጊዜ ጠቅሞኛል። እና ራሴን በተለያዩ ነገሮችንም እንዳሻሽል ረድቶኛል። ምክንያቱም አንድ ብቻ በአንድ መስመር ብቻ የሄደው እውቀትም አይደለም ያለኝ ሁለገብ እውቀት እንዲኖረኝ እፈልጋለሁ። አለበለዚያ ወሳኔዎቼ ወደ አንድ ያንጋደዱ ሊሆኑ ይችላሉ። እና አዎ አዎ በመስመር ላይ መማር በጣም በጣም እወዳለሁ በጣም እማራለሁ

በጣም ምወደው እንስሳ ውሻ ነው እውነት ለመናገር ውሻ በጣም በጣም በጣም ምወደው አይነት እንስሳ ነው ምክንያቱም እኔ ውሻዬን በጣም ፍቅር ከሰጠሁት በጣም ከሰው በላይ ፍቅር ነው። ሚሰጠኝ እና አንድ ያሳደግኩት ውሻ ነበረኝ እንዳውም በጣም እኔ ስሞት ልክ ወንድሜ ልክ እናቴ አባቴን እንደሞተብኝ ነው ያለቀስኩኝ እና። ውሻ በጣም ነው ምወደው ምክንያቱም ብዙ ጊዜ ለምሳሌ ከሁለት ከሶስት አመት በኋላ ራሱ ልክ እኔ ቤት አካባቢ ስደርስ ሽታዬን በማሽተት ብቻ እየሮጠ መቶ ይስመኛል። በቃ በጣም በጣም በጣም ሟች ነው ውሻ ደሞ ላመነው። እና በትንሽ ነገር አይታለልም በጣም ጥሩ ነው ታማኝ ነው። ውሻ በቃ እና ውሻ በጣም በጣም ነው ምወደው እኔ ውሻ በጣም እወዳለሁ በጣም

አዎ ዝናብ ሲዘንብ እኔ ብዙ ጊዜ ሚመች ነገር ምንድነው? መተኛት በቃ ትኝት ብል በቃ ቤት አካባቢ ከሆንኩኝ በጣም መተኛት እፈልጋ እወዳለው እና ስልኬን ዝግትግ አርጌ ፍላይህት ሙድ አርጌ በቃ በስነ ስርዓት ድምጹን እየሰማው ሾው ብዬ ስተኛ በጣም ደስ ይለኛል። የዝናብ ድምጹን በቃ ከቆርቆሮም ከምናምን ጋ ያለው ድምጽ በቃ ተጨማምሮ በጣም ደስታ ነው ሚሰጥም አያጨናንቀኝም ደስታ ነው ሚሰጠኝ። እና በቃ ዝናብ ሲዘንብ እኔ ብዙ ጊዜ እተኛለው። ስራ አካባቢ ከሆንኩኝ ደሞ ምናምን አማራጫ አለኝ ዝም ብዬ በቃ ወይኔ ይሄ ነገርስ ይሄ ዝናብስ ጠዋት በሆነ ወይም ማታ ሌሊት በሆነ እያልኩኝ ስራዬን እሰራለኃ

ከልጅነቴ ብዙ ነገር እዘክራለሁ በጣም በጣም ብዙ ነገር እዘክራለሁ ግን በጣም የማረሳው ነገር ቢኖር የመጀመሪያ ቀን ወደ ትምህርት ቤት የተላኩበት ጊዜ አረሳውም። በቃ እና ትምህርት ቤት የመጀመሪያ አንደኛ ሁለት ክላስ ስንማር የነበረኝ ህይወት በጣም አረሳው። ሙዚቃ ስንባር ስፖርት ብለን ኢስቴቲክስ ምናምን የሚባል ትምህርት ነበረ ስንማር ስንዘፍን ስንዘምር ሁሌ አዎ በቃ እንደ ትላንትና ነው። አእምሮዬ ላይ ጆሮዬ ላይ የሚያቃጭለኝ እና በጣም ያንን ነገር ትዝ ይለኛል። እና ብቻ ከጓደኞቼ ጋር ስንጫወት ኳስ ስንጫወት ስንሯሯጥ። አንዳንዴም ስንጣላ አንዳንዴም ደግሞ መጽሐፍ ቻልን ብለን በቃ በጽሁፍ ስንሰዳደብ ደስ ትዝ ይለኛል። እና አዎ ብቻ በቃ እንደዛ አይነት ነገሮች ትዝታዎች አሉኝ

በጣም የምወደው አይነት ሙዚቃ ምንድነው? ለስለስ ያለና ዜማውንም እና ግጥሙን በጣም አሪፍ የሆነ በተለይ ግጥሙንም ቆንጆ የሆነ ዜማውንም ቆንጆ የሆነ ዝም ብሎ ትርጉም የማይሰጠው ወይም ደግሞ ምናምን ከህይወት ጋር ምናምን የማይገናኘው ነገር ብዙም አልወድም። ምዝቃ ሲባል ለኔ ዜማውንም በጣም ጥሩ መሆን አለበት ከዛ በላይ ደግሞ በቃ ትርጉሙ በቃ ግጥሙ ጣንካራ መሆን አለበት በጣም በቀላሉ የሚገባ ነገር መሆን የለበትም አሞር ላይ ጥያቄ የሚፈጥርብኝ አይነት ግጥም። በጣም በጣም በጣም እወዳለሁ። እና ብዙ ጊዜ የምወዳችሁ ሙዚቃዎች ለስለስ ያልሆነው ግጥማቸው አሪፍ ዜማቸው አሪፍ የሆኑንም ወደው ጫጫታ ምናምን እናንተ በዛበት ወይም ደግሞ ሪትሙ ከፍ ያለ ሙዚቃ ብዙ ጊዜ አልወድም

አዎ ጾም ካልሆነ ከጠዋቱ ትንሽ ነገር እበላለሁ ከዛ ስድስት ሰዓት ሲሆን ከምሳ ሰዓት ደግሞ ትንሽ እበላለሁ ከዛ አራት ደግሞ እበላለሁ መክሰስ ብዙ ጊዜ አልበላም። ጾም ከሆነ ደግሞ በየግድ ምሳ ሰዓት እዘላለሁ ቁርስም እዘላለሁ አንዳንዴ በቃ እራት ብቻ እበላለሁ ማለት ነው። በጣም ስራ ላይ የሚበዛብኝ ከሆነ ደግሞ በጾፍ ጊዜ ማለቴ ነው ቁርስ ብቻ ዘልዬ ምሳ እራት እበላለሁ ምሳ እራት ሁሌ ጊዜ እበላለሁ ማለት ነው። እና ምሳ የምበላበት ሰዓት ደግሞ ወደ ሰባት ሰዓት ወይም ስድስት ሰዓት አካባቢ ነው። እራት ደግሞ ያው አንድ ሰዓት እስከ ሁለት ሰዓት ባለው እበላለሁ ማለት ነው።

ሰዎችን በጣም ፍጥጥ ብዬ አትኩሬ ማየት አልወድም እውነት ለመናገር ሰውም እንደዛ እንዲያየኝ አልፈልግም ጥሩ አይደለም ብዬ ነው የማስበው ለምን እንደሆነ አላውቅም? ግን ሰዎችን ፍጥጥ ብየ አትኩሬ ማየት አልፈልግም። ግን በጣም የምወዳቸው በጣም ስሜታቸው የተጎዳ በጣም የሆነ ነገር እየሆኑ ካየኋቸው ግን በቃ በፍቅር አይን በቃ በደንብ አያቸዋለሁ ግን አዲስ ሰዎችን አግኝቼ ዝም ብዬ ፍጥጥ ብየ ማየት ግን አልወድም ይኸ ነገር አልወድም። ግን ከእኔ ጋር ከነበሩ ጓደኞቼም ሰራተኞችም ሊሆኑ ይችላሉ ባልደረቦች ሊሆኑ ይችላሉ ኋትኤቨር ብቻ በህይወት አጋጣሚ ከኔ ጋር ያሉ ሰዎች። ወይም አዝነው ወይም ደግሞ በጣም የሆነ ነገር ሆነው ተከፍተው ካየኋቸው ግን ትኩር ብዬ አይቼ በፍቅር አይን አይቼ እነሱን ማጽናናት እነሱን አለሁላችሁ ማለት እወዳለሁ።

አዎ አቦራ በጣም ችግር የሚፈጥርብኝ አልወድም እኔ ትንሽ በቃ አፍንጫዬ ላይ አይኔ ላይም ምናምን ላይ ከሸተተኝ ያስነጥሰኛል ምናምን እና አልወድም አዋራ በጣም አልወድም። እና ወደ ሳይትም ስሄድ ወደ ስራ መስክም ስሄድ በመንገድም ላይ ስሄድ በቃ ካልቻልኩኝ ምንድነው የማደርገው? ያአቦራ ማስክ ወይም ደግሞ ደስክ ማስክ እጠቀማለሁ እና ከዛ በኋላ ትንሽ እንደዛ አሪፍ ይሆንልኛል። እንጂ አቦራ ካገኘኝ በጣም ያስናጥሰኛል ኩንፋንም ወዲያው የሚያጠቃኝ። አቦራ በቃ አልወድም አልወድም በጣም አልወድም አልወድም በተለይ ደግሞ አንዳንዱ አቦራ በጣም የተለየ መርዛማ የሆን አቦራ አለና አልወድም

የምወደው አይነት ቀለም ጥቁር ሰሚያዊ ነው። በጣም ቀይ ነገር አልወድም። ቢጫም አልወድም። ግን በቃ በጣም የምወደው ከሆነ ጥቁር ሰማያዊ ነው ከጥቁር ሰማያዊ ቀጥሎ ደግሞ ጥቁር እወዳለሁ። እና ልብሶች የራሱ አሁን ብዙ ጊዜ ወይም ጥቁር ሰማያዊ ናቸው ወይ ጥቁር ናቸው አለበለዚያ ቢጫ አልወድም ቀይም አልወድም። ያው ከዛ ከዘለለ ሶስተኛ ደግሞ በቃ ምርጫዬ ነጭ ነው። እና በአብዛኛው ግን በጣም የምወደው አይነት ቀለም ከሆነ ጥቁር ሰማያዊ ነው። ጥቁር ሰማያዊ በጣም እወዳለሁ በጣም ማለት ነው

አዎ መስመር ላይ ሙዚቃ እሰማለሁ ማለት ረድዮ ላይም ቢሆን ይችላል ወይም ደግሞ ቴሌቪዥን ጣቢያም ሊሆን ይችላል እሰማለሁ። ግን በተለይ በጣም የሚመቸኝ መስመር ግን ኤፍኤም ጣቢያዎች አሉ ጥሩ ጥሩ የሆኑ የድሮ ሙዚቃዎች ለስለስ ያሉ ግጥም ዜማቸውም በጣም የሚያምር ሙዚቃ ሙዚቃዎች የሚከፍቱ የሬዲዮ መስመሮች አሉ ኤፌም መስመሮች አሉና እነሱ በጣም ማድመጥ እወዳለሁ። በተለይ ከስራ ወጪ ከሆንኩኝ በስራ ላይ ከሆንኩኝ በተለይ በቃ በኤርፎን አርጌ በስነ ስርዓት በቃ መስመር ላይ ሙዚቃ አዳምጣለሁ። አዎ እሰማለሁ በጣም ሙዚቃ ደግሞ አድማጭ ነኝ በጣም ነው የምወደው በጣም

አዎ እውነት ለመናገር ቀልድ መናገር በጣም ነው የምወደው በተለይ ከምግባባው አይነት ሰው ከሆነ የማያኩርፍ ከሆነ በጣም ቀጥተኛ ቀልድ የሚያስቀው አይነት ሰው ሲሆን በጣም ቀልድ በተለይ ቁም ነገር አዘል የሆነ ቀልድ መቀለድ በጣም ነው የምወደው በጣም አንዳንዴ በቃ ነገሮችን ራሱን መናገር ስፈለግ ቀልድ እያዋዛው ሲሆን በጣም አሪፍ ነው። እና የተወሰነ ጊዜ አስተማሪ ሆኜም ሰርቼ ስለነበረ ተማሪዎቼን በዛ መንገድ ሳስተምራቸው በጣም ደስ ይላቸው ነበር። እና ቀልድ መናገር በጣም የምወደው በቃ ነገሬን ቀልድ በቀልድ ቀስ እያረኩ ባዋዛ በቀልድ መልኩ ቁም ነገር ሳስተላልፍ በጣም ይመቸኛል በጣም አንዳንዴ ደግሞ ማሳቀም ከፈለኩኝ እንደዛ አስቃለሁና ማለት ነው

በቀኝ እጄ ነው የምጽፈው እውነት ለመናገር በቀኝ እጄ ነው ቀኝ እጄ ነው ያደኩኝ እና በቀኝ እጄ ነው የምጽፈው። መብላትም መጠጣትም በቀ ብቻ የሚቀኛኝ በቀኝ እጄ ነው። እና እንደውም አንዳንድ ሰዎች ግራ እጃቸው ሳይ ያስፈሩኛል በተለይ ድሮ ከረምቡላ እጫወት ነበር። እና ከረምቡላ ስጫወት ግራ እጃቸው ከሆኑ ከእኔ ጋር የሚገትሙኝ ሰዎች በጣም ነበር የሚያስፈርኝ በጣም በጣም በጣም እና። እኔ ግን እንደመታደል ሆኖ ደስ የሚለው ነገርም ስለሆነ በቃ ቀኝ እጄን እንደአብዛኛው ሰው ቀኝ እጄን የምተቀምው

ለስራ አዎ እጓዛለሁ እንዴ ሁል ጊዜ ለስራ ነው የምጓዘው። አሁን ላይ ራሱ ያለሁበት በስራ ቦታ እና በመኖሪያዬ ያለውን ርቀት ስላለው ሁሉ ጊዜ አጓዛለሁ በመኪና ሰርቪስ አለን። ጠዋት እና ከሰአት ሁል ጊዜ እጓዛለሁ ኢቭን ግን ሌሎቹ ቦታም ራሱም። ባለ አካባቢ እየሄድኩ ስራ ስለነበረ አዎ ለስራ እጓዛለሁ ሁሌም ነው የምጓዘው የምጓዘው። ደግሞ አብዛኛው ጊዜ በሚኒባስ ወይም ደግሞ አንዳንዴ ደግሞ በትንሽ መኪና ወይም በፒካፕ ምናምን ደብል ጋቢና ፒካፕ ምናምን ወይም ደግሞ በላንድ ክሎዘር እጓዛለሁ። አዎ አዎ ለስራ እጓዛለሁ ሁል ጊዜ ነው የምጓዘው።

አሁን ያለሁበት አካባቢ በላነሽ ሬስቶራንት የሚል ሬስቶራንት አለ በጣም ነው የምወደው። በጣም በጣም በጣም በጣም ድሮ ግን ያው ድሮ ግን ሞርኒንግ ካፌ የሚል ሬስቶራንት ነበረው እሱም በጣም እወደው ነበረ። ሸዊት ካፌ የሚልም ነበረ እሱን በጣም እወደው ነበረ። አሁን ላይ ግን ያለሁበት አካባቢ በጣም አሪፍ ነው የስራ አካባቢዬ ማለት ነው። ከአዲስ አበባ ወጣ ብሎ ስለሆነ ያለው የስራ ቦታ። ህይወት እና በላይ ነው የሚል ሬስቶራንት የሚል በጣም ቆንጆ ሬስቶራንት አለና ስወደዋለሁ

ቅሬታዎችን አዎ አስተናግዳለሁ በደንብ ነው የማስተናግደው የማስተናግደው ደግሞ እንዴት ነው ብትለኝ ማለት በሳምንት ሁለት ወይም ሶስት ጊዜ። ከእኔ ጋር ባልደረቦች ከእኔ በታች ያሉ ሰዎች ሰው ወይም ደግሞ የእኔ ደንበኞች ወይም ደግሞ ከእኔ ጋር ተያያዥ ስራዎች የሚሰሩ ሰዎች ስለ እኔ ያላቸው ነገር ቅሬታ ካላቸው ወይም ደግሞ መስተካከል አለበት ብለው የሚያምኑት ነገር ካለ በቃ ያው በጽሁፍም በቴክስትም ወይም ደግሞ በአካል መጥቶ በቃልም እንዲያስተናግዱ እንዲያቀርቡ አቀርባ እፈቅዳለሁ። ይህን ሲያቀርቡ ግን በኋላ ላይ በቃ እኔ በፍጹም ተአምር በአሉታዊ መንገድ አይደለም በቃ አልገነዘባቸውም በቃ ማለት ስራው እንዲስተካከል ከመፈለግ አንፃር ብዬ ስለማስብ በጣም መስራት አወንታዊ በሆነ መንገድ ነው የምረዳቸው እና እነሱም ነፃ ሆነው ይሄን ያደርገናል ይሄ ይመጣብናል ይቀየመናል ሳይሉ ለጻ ሆነው እንዲያቀርቡ ነው የማግዛቸው። እና በዚህ መንገድ ነው ቅሬታዎችን የምቀበለው።

መብራት ሲቆራርጥ ብዙ ጊዜ ምንድንነው የማደርገው ስልኬ ባትሪክ ካለው በቃ ማህበራውሚዳያ እጠቀማለሁ አንዳንድ ቴክስቶችም እጻጻፋለሁ እደውላለሁ። ስልክ ባትሪ ከሌለው ምንም ከሌለው ግን በቃ ዝም ብዬ ገብቼ ጥቅልል ብዬ መተኛት እፈልጋለሁ። ወይም ደግሞ ወክ አደርጋለሁ ቀስ ብዬ ያልጨለመ ከሆነ በጊዜ ከሆነ መብራት የጠፋው በቃ አሪፍ። ብርሃን ነገር ዋግዋገው ነገር ካለ እጓዛለሁ ማለት ነው። እና አዎ መብራት ሲጠፋ ጉዞ አንዳንዴ ደግሞ መተኛት ያው አብዛኛው ጊዜ ግን ስልኬ ባትሪ ካለው ደግሞ ስልኬን እጠቀማለሁ

አሁን ያለሁበት አከባቢ ሙቀታማ ስለሆነ በኤሲ እገዛ ነው የምተኛው ስለዚህ አንድ ቀጠን ያለ ወይም ደግሞ በደንብ ወፈር ያላለ አንድ ብርድልብስ ነው የምጠቀመው። ድሮ ወይም አዲስ አበባ ወይም ደግሞ ብርዳማ በሆነበት አከባቢ በሄድኩበት ጊዜ ግን ሁለት ብርድልብስ ምናምን ከነአንሶላ ምናምን እጠቀማለው። አሁን ላይ ግን በቃ ብዙ ወፍራም ያልሆነ በቃ ስስ የምትለው አይነት ብርድልብስ አንድ ብርድልብስ ብቻ ነው የምጠቀመው።

ስልኬ በቀን ብዙ ጊዜ አንድ ጊዜ ነው የምሞላው ነገር ግን በጣም የስራው ሁኔታው በጣም ብዙ ጫና የበዛበት ጊዜ ወይም ብዙ ጊዜ በተጠቀምኩበት ከሆነ ደግሞ በቀን ሁለት ጊዜ እሞራለሁ። በጣም ጫና ካላበዛህበት ግን ያው በቀን አንድ ጊዜ እንሞላለሁ። በአጠቃላይ በመካከለኛ ደረጃ በቀን አንድ ጊዜ ስልኬን ባትሪ እሞላዋለሁ። ቻርጅ አደርገዋለሁ።

ልዩ ችሎታዬ ብዬ የማስበው እኔ በቃ ማለት ስፖርት በጣም ምወድ እሰራለሁ፣ ስፖርት በጣም ስፖርተኛ ነኝ፣ በጣም ደግሞ ትንፋሽም አለኝ። ሁለተኛ ደግሞ ተግባቢ ነኝ፣ ከሰዎች ጋር በጣም ተግባቢ ነኝ። ከዚያ በዘለለ ደግሞ በጣም ሰዎችን አልቀየምም፤ በቃ ግልጽ ነኝ፣ በጣም በጣም ግልጽ ነኝ። ሰዎችንም አልቀይም፣ በቃ አወንታዊ ነው አእምሮዬ፣ አወንታዊ አእምሮ ነው ያለኝ። ሰዎችንም በበጎ ነው የምረዳው በጣም ዝም ብዬ በሆነ ባልሆነ ነገር ትርጉም ወስጄ በቃ ጠምዤ ጠማዝዤ በአሉታዊ መንገድ ሰዎችን አልረዳም እና ለሰዎችም ግልጽ ነኝ በጣም ግልጽ ነኝ በጣም በጣም ግልጽ ነኝ አዎንታዊ ነኝ።

ኦ በፋም አብስየ አውቃለሁ። በእውነት በከሰል ማብሰል በጣም ነው የምወደው። አዎ ቆንጃ ነው ደግሞ እውነት ለመናገር። ብዙ ጊዜ በቃ ከሰል ካለኝ ፋም ካለኝ ቀስ አድርጌ በከሰል ባበስል በጣም ደስ ይለኛል። ደግሞ ይጣፍጠኛል ለምን እንደሆነ አላውቅም። ብቻ በኤሌክትሪክ በስቶቭ ምናምን በምድጃ ከማበስል በፋም ባበሰል በጣም ደስ ይለኛል። እና አዎ በከሰላል በቃ በማንደጃ አድርጌ ምግብ አብስዬ አውቃለሁ። ብዙ ጊዜ ለዛውም ብዙ ጊዜ

መዝገቦችን አዎ በደንብ ነው የማስቀምጠው አስቀምጣለሁ በተለይ የተለየ አይነት ነገር ለኔ ማስታወሻ እንደሆነኝ የምፈልጋቸውን ነገሮችን በስነ ስርዓት ነው የማስቀምጠው። ለምሳሌ ታምሜ በሆነ ጊዜ የረዱኝ ሰዎች ካሉ ወይም ደግሞ ብድር ያበድሩኝ ካሉ ወይም ደግሞ በጣም በህይወቴ ልረሳው የማይገባኝ አይነት ስቱ ውለታ የዋሉኝ ሰዎች ካሉ ወይም ደግሞ በጣም በህይወቴ በጣም አስፈላጊ የሆነ ትምህርት የሰጡኝ ሰዎችም ካሉ ከነ ትምህርቱ በደንብ እመዘግባለሁ። በደንብ በደንብ ደግሞ በህይወቴ በጣም ሳስቼ በጣም መጥፎ ነገር ሰርቼ ከሆነ ደግሞ ሁለተኛ መስራት ያለብኝም ብዬ ያሰብኩት ነገር ከሆነ መዝግቤ በስነ ስርዓቱ እንደውም በሁለትወሩ በየወሩ በየሶስት ወሩ እያየሁ መልሼ እማርበታለሁ። እና አዎ መዝገቦችን በለም ነው የማስቀምጠው

አዎ መዘመር በጣም ነው የምወደው። በተለይ ሃይማኖታዊ መዝሙሮችን በጣም ነው የምወደው። ለስለስ ያሉ ሃይማኖታዊና ሀገራዊ መዝሙሮችን በጣም እወዳለሁ። በጣም ግን የኦርቶዶክስ መዝሙሮችን በጣም ነው የምወደው። ለስለስ ያሉ ናቸው፣ ያስተምሩኛል፣ አንዳንዴ ደግሞ በጣም ራሴ እንዳይ ይረዱኛል፣ በጣም አመስጋኝ እንድሆን ይረዱኛል፣ የተደረገልኝ ነገር እንዳይ በደንብ ይረዱኛል። እና ፈጣሪ እንዳመሰግንም ስለሚያግዙኝ በቃ መዘመር በጣም እወዳለሁ። ደግሞ አዎ አዎ ብዙ ድምጽ ባይኖረኝም እዘዘምራለሁ።

ገንፎ አዎ በጣም ነው የምበላው፣ በጣም ነው የምወደው እውነት ለመናገር። በተለይ በቁርስ፣ በቅቤ አድርገህ በትኩሱ፣ ወተትም ነገር ካለበት በተለይ በጣም ቆንጆ ነው። አይብም ቢጨመርበት በጣም በጣም በጣም ቆንጆ ነው። ትንሽ በርበሬ ጨምር አድርገህ፤ አሬ በስመአም፣ በትንሽ እናቶቻችን፣ የገጠር እናቶቻችን የሚሠሩትማ እንዴት እንደሚያምር እንዴት እንደሚያምር ዋው እና ገንፎ በጣም ነው የምበላው በጣም ይመቸኛል።

በአካባቢያችን ቀርከሃ አያድግም ቀርከሃ የሚያድግበት በኢትዮጵያ አብዛኛው እኔ የማውቀው በቤንሻንጉል ጉሙዝ በሚባል አካባቢ ነው በቤንሻንጉል ጉሙዝ አንድ ክልል ነው ወደ ደቡብ ወደ ምዕራብ ኢትዮጵያ ወደ ምዕራብ ኢትዮጵያ አካባቢ ነው ያለው እና እዛ አካባቢ ቀርከሃ ያድጋል እኛ አካባቢ ግን ባህር ዛፍ ጥድ ምናምን ካልሆነ በስተቀር አያድግም አያድግም በጣም አያድግም። ቀርከሃ ብቸኛ እኔ የማውቀው ቤንሻንጉል ጉሙዝ ክልል ወይም ደግሞ ምዕራብ ኢትዮጵያ አካባቢ ነው የሚያድገው

በቡድን መስራት በጣም ነው የምወደው እውነት ለመናገር። በተለይ የቡድኑ አባላት ሁሉንም ለስራ ያላቸው ፍላጎት እና ፍቅር አሪፍ ከሆነ በጣም ደስ ይለኛል። እና ምንድንም የማደርገው ብዙ ጊዜ እንደውም የቡድን አባላቶቼ ሳዋቅር ምንድንም የማደርገው የተለያየ ስጦታ ያላቸውን ነገር እንዲዋሃዱ አደርጋችኋለሁ። እና ከዛ ምን ይሆናል የአንዱን ችግር አንዱን እንዲሸፍን ያደርግና ሁሉንም ተያይዞ ጥሩ ስራ ጥሩ ጥሩ ስራ ጥሩ ኳሊቲ ያለው ጥሩ አይነት ይዘት ያለው ስራ እንዲሰሩ አደርጋለሁ። እና በአጠቃላይ በቡድን መስራት በጣም በጣም እወዳለሁ። እወዳለሁ።

የባህል ልብስ አዎ እለብሳለሁ በጣም ነው የምለብሰው በተለይ የሃይማኖታዊ ባህሎቻችን በማከብርበት ጊዜ በጣም ባህላዊ ልብሶችን በጣም መልበስ በጣም ነው ደስ የሚለኝ። እና አብዛኛው የኢትዮጵያ የሀበሻ ባህላዊ ልብሶች ደግሞ ነጭ ናቸው በጣም እና ያምሩብኛል በጣም በተለይ በተለይ የዲዛይን ስታሰራቸው። ልክክ ነው የሚሉት ከራስህ ጋር በጣም አሪፍ ነው ነገር ግን በቃ ለስራ ምናምን አይሆኑም ሁል ጊዜ በበዓል ብቻ የሚለበሱ ነገሮች ናቸው። እንጂ አዎ እለብሳለሁ ያው ከበዓል ውጪ ግን ብዙ ጊዜ በዓል ልብስ አልለብስም

አዎ የስራ እድገት እየፈለኩ ነው እውነት ለመናገር አሁንም ካለሁበት የስራ ቦታ ራሱ በጣም መቀየር እፈልጋለሁ ግድ ነው። ምክንያቱን ሰው ልጅ ሲያገለግል ሲሰራ ለካምፓኒው ትርፍ እያስተ እያስገኘ እስከሆነ ድረስ ማደግ አለበት ብዬ ነው የማስበው። አለበለዚያ አንተ የምታገኘውንም ትንሽ ካምፓኒው ደግሞ በአንተ ምክንያት የሚያገኘውን በጣም ብዙ ከሆነ ፍትሃዊው አይደለም እና። እኔ አሁን አሁን እየሰራሁበት ካለው አንፃር ሳየው በጣም ለካምፓኒው የማስገኘው ነገር በጣም ይበዛል እኔ ከማገኘው በላይ እና። አዎ የስራ እድገት እየፈለኩ ነው በጣም

የቅጥር ሂደቴ ያው አሪፍ ነው ምንም አይልም ቆንጅ ነው ልክ ከዩኒቨርሲቲ እንደተመረኩት ጀምሮ ነው የተቀጠርኩት እና ብዙ ጊዜ በመሃል ስራ አጥቼ አላውቅም። እና እስካሁን ባለው ሁኔታ ቆንጆ ነው። በቃ ቶሎ ቶሎ ነው ስራ የማገኘው ብዙ ባልቀያይርም ግን በአቬረጅ በየሶስት አመቱ በየአራት አመቱ በቃ ብቀያይር ያው ጥሩ የቅጥር ሁኔታ ነው የሚገጥመኝ። እና አሪፍ ነው። አዎ

ቡና ፈጭቼ አላውቅም እውነት ለመናገር እስካሁን ፈጭቼ አላውቅም ከአሁን በኋላ ምፈጭ አይመስለኝም። ምክንያቱም ብዙ ጊዜ ቡና ሴቶች ናቸው የሚፈጩት እኔ ደግሞ ቡና አላፈላም። ወይም ደግሞ እኔ የማፈላ ከሆነ ደግሞ የተፈጨው ቡና ነው የምገዛውና ቡና ፈጭቼ አላውቅም። ራሴ ቆልቼ ራሴ ፈጭቼ ምናምን ቡና ማፍላት አዎ ትንሽ ይከብደኛል የምችለው አይመስለኝም። እና አዎ ፈጭቼ አላውቅም

አሁን ላይ እየተጠቀምኩት ያለው ስልክ ሳምሰንግ ነው ዋው ድሮ ግን ሀዋዊ መጠቀም ነበረ ኖኪያ መጠቀም ነበረ ብቻ አሁን ላይ ግን በጣም የሚጠቁምበት ያለው ስልክ ሳምሰንግ ነው ማለት አሪፍ ነው ባትሪውም አሪፍ ነው ዋሚ ይቆያል። አጎልግሎትም አሪፍ ነው ያው የሚቀያየር እቃ ቢጎዳብህ ምናምን ሁሉም ነገር አለ እና ቆንጆ ነው። ሳምሰን ግን የምትጠቀመው አሁን ላይ ድሮ ግን ሀዋዊም እነ ኖኩያም ሌሎችም እጠቀም ነበር አሁን ላይ ግን ሳምሰን ነው የምጠቀመው።

ኦ መዋኘት አልችልም። መዋኘት አልችልም ብችል በጣም ደስ ይለኝ ነበረ ነገር ግን መዋኜት አልችልም። አሁን እንደውም በጣም ያኝ ሰው ሳይ በጣም እቀናለሁ። እውነት ለመናገር እና እኔ በህይወቴ በጣም የሚቆጨው ነገር ቢኖር አንድ መዋኘት አለመቻሌን ነው። እንደውም አሁን በቅርብ ጊዜ ለመለማመድ እቅድ አለኝ። እና አዎ መዋኘት አልችልም ሁለት ለመናገር አዎ። መዋኘት በጣም የማልችለው አይነት ነገር ነው

የድምጽ መልክት አዎ እችላለሁ። በርግጥ በድምጽ ከመላክ ይልቅ ድሮ ድሮ በቴክስት ነበር የሚመቸኝ፣ አሁን በጽሁፍ ነበር የሚመቸኝ። አሁን ላይ ግን አዎ በድምጽ በጣም እልካለሁ፤ በጣም በጣም ብዙ ጊዜ በሜሴንጀርም ቢሆን፣ ቴሌግራም ላይም ቢሆን፣ ዋትስአፕም ላይም ቢሆን በድምጽ እላላካለሁ። በተለይ ረዘም ያለ ወይም ደግሞ ምናምን ነገር ከሆነ ቶሎ ብዬ በድምጽ አስቀምጬ ቀርጬ አዎ መልክትን በድምጽ እላላካለሁ።

አይ ጥሩ ጥሩ መልክ ያላቸው ድንጋዮች ከሆኑ አዎ ሰበስባለሁ እውነት ለመናገር በቃ በሄድኩበት አጋጣሚ ወይም ደግሞ በኮንስትራክሽን ስራ አጋጣሚ ወይም ደግሞ በርካታ አጋጣሚ ያገኟቸው የሚያማምሩ ድንጋዮች ሲሆኑ አዎ ቤቴ አካባቢ እሰበስባለሁ ደግሞ ጥሩ ነገር ነው ብዬ ነው የማስበው አንዳንዴ በቃ ሳናስበው መዝናኛም ይሆናሉ ጥሩ ነገርም ይሆናሉ ብዬ ስለማስብ በውስጣቸው የሆነ ነገር ምን ይኖራችኋል? ብዬ ስለማስብ አዎ እሰበስባለሁ።

ኖ ኖ ኖ ኖ ኖ ጨው ብዙ አልወድም እውነት ለመናገር ብዙ ጨው አልወድም ጨው በጣም አልወድም ሰኳርም ብዙም አልወድም። ብቻ በቃ ጨው አልወድም። በቃ። መጠን ያለ አሪፍ የሆነ መካከለኛ ምናምን ካልሆነ በስተቀር ብዙ ጨው አልወድም ብዙ ብዙ ጨው አልወድም። እንደውም ብዙ ጨው የሚጠቁሙ ሰዎችንም ተው እላችኋለሁ በቃ ለምን ተው እላችኋለሁ። አዎ ጨው ጨው ብዙ አልወድም እኔ

የይለፍ ቃሌን አዎ በደንብ ነው የምጠብቀው። እውነት ለመናገር ለሚስቴም ለልጄም አላጋራም። ለጓደኛዬም አላጋራም። ጥሩ አይደለም አበቃ ኦሬዲ የሆነ ነገር ሀፕን ቢሆን ወይም የሆነ ነገር ቢሆን ጥሩ አይደለም። እና ያስተዛዝባል። ጥሩ አይደለም። ብቻ ዞሮ ዞሮ ምንድነው የለፍ ቃሌ ለራሴ ብቻ ነው የማስቀምጠው። ድንገት ግን ያው ከሁለት ከሶስት በላይ ሰዎች ማወቅ ያሉበት ነገር ካልሆነ በስተቀር ማለት ነው።

አዎ ጥቅማ ቅሞቼ አሁን በምሰራበት መስራቤት አከባቢ ምንድነው የምግብ ጥቅማ ጥቅም አለኝ የነፃ ምግብ ይሰጠኛል የኦቨር ታይም ጥቅማ ጥቅሞች አሉኝ እነኚ እነኚ ነገሮችን አሉኝ። ለእረፍት ስሄድ ደግሞ የአየር በረራ ጥቅማ ጥቅም ነፃ ትኬት ይሰጠኛል እስከ አዲስ አበባ ድረስ ያው መኪናም እንደዛ የህክምናም ነፃ ጥቅም አለኝ እና እንደዚህ እንደዚህ ነፃ ጥቅሞች አሉ አሁን ላይ

ከጎረቤቶቼ አዎ ጥሩ ግንኙነት ነው ያለኝ። እውነት ለመናገር እኔ ከባልደረቦቼም ጋርም፣ ቢሆን ከጎረቤቶቼም ጋም ቢሆን፣ ከአጋጣሚ ስራ ካገኟቸው ሰዎችም ጋም ቢሆን፣ ጥሩ ግንኙነት ነው ያለኝ። በእውነት ለመናገር የተመሰከረልኝ በጣም ሰለማዊ ሰው ነኝ። እና በጣም በጣም ከጎረቤትቼ ጋር በጣም ጥሩ ግንኙነት ነው ያለኝ። እኔ በጣም ተሰደባድ ተደባድቤ ተሳድቤ ሁሉ የማቅሰው አይደለም። እና በጣም ጥሩ ግንኙነት ነው ያለኝ። እና ይኸው አንዳንዴ የሚያስቀይሙ ነገር ካሉም ደግሞ በስነ ስርዓት በቃ ተነጋግሬ መፍታት ነው የምችለው በቃ ይሄን እንደዚህ ነው የማደርገው።

ማህበራው ማህበራዊ ሚዲያ አዎ ማህበራዊ ሚዲያ በስነ ስርዓት ነው የምጠቀመው በእውነት በሃላፊነት ነው የምጠቀመው። ግን በዚህ ጊዜ የሆነ የሆነ ያልሆኑ ነገሮችንም ሪያክት ማድረግ አልወድም በቃ ሼር ኮሜንት ላይክ ምናምን እና በእያንዳንዱ ነገር እንደዛ አልወድም። ግን እታዘባለሁ በተለይ ዩቲዩብ ላይ ከሆነ ደግሞ መርጬ የምሰማቸው ፖድካስቶች አሉ የዜና አውታሮች አሉ ትንታኔ የሚሰጡ ሰዎች አሉ። መመሪያ ትምህርትም ምናምን የሚሰጡ አሉ። እነዚህ እነዚህዎች መርጬ እከታተላለሁ

ቤቴ በሚገርም ሁኔታ ነው የማስበው እውነት ለመናገር በጣም ደማቅ ያልሆነ ቀለም ምርጫ ነው ያለኝ እና ሰማያዊ የሆነ መብራቶቹ ደግሞ በጣም ደማቂ ያልሆኑ። በዙሪያው ላይ ደግሞ ጥሩ ጥር መልእክት ያለበት ምናምን ሰለማዊ የሆነ ቤት በቃ ልክ ቤት ስገባ ሰለማዊ እንዲሆን አድርጌ። በዛ ነው የማርገው የማስበው እና ደማቅ የሆኑ ነገሮችን ቀለምም ቢሆን ሌሎች ነገሮችን ቢሆን መብራትም ቢሆን በቃ በጣም ደብዘዝ ያለ በቃ ለእንቅልፍ የሚጋብዝ አይነት አድርጌ ነው የማስውበው። ቤቴ

እጅ መጨባበጥ አዎ እወዳለሁ በጣም ነው የምወደው በተለይ በጣም ከሚገባባኝ አይነት ሰው ከናፋኩት አይነት ሰው ሲሆን በቃ ከአለቃዬ ጋርም ከሆነ በጣም መጨባበጥ በጣም ደስ ይለኛል እና እጅ መጨባበጥ በጣም ነው የምወደው በጣም በተጠንከር ያለ ሲሆን በቃ ከነ ፈገግታው ምናምን ሲሆን ባፓ ባፓ እንዴት ደስ እንደሚለኝ አዎ በጣም ነው የምወደው። ደስ ይለኛል በቃ የምወደውን ሰው ጭብጥ አድርጌ የመጨረሻ ላይ እንደምንቀፍ አድርጌ ደሮቱም ጨብ ጨብ ሳደርገው ደስ ይለኛል በጣም

አዎ እንደገና ጥቅም ላይ የማውላቸው ነገሮች አሉ፤ እውነት ለመናገር ጥሩ ነገር ነው። እንደዚህ አይነት ነገሮችን ቢለመዱ በጣም ጥሩ ነገር ነው፤ እና በ ለምሳሌ የተበላሸ ጨርቅ መወልወያ ልጠቀም እችላለሁ፤ ወይም ደግሞ እቃዎችን አንድ ነገር ለአንድ ነገር የገዛኋቸው ያኛው አገልግሎታቸው ሲጨርሱ በሌላ መልክ ደግሞ ለሌላ ነገር መጠቀም እችላለሁ፤ እና እንደዚያ እንደዚያ አደርጋለሁ። በጣም ጥሩ ነገር ነው። ይሄ ባህል ደግሞ ቢለመድ እንደው በጣም ደስ ይለኛል፤ በሙላው አለም ላይ ሪሶርሳችን እያለቀ ስለሚሄድ አዎ እንደገና መጠቀም ብንለምድ ጥሩ ነው።

አዎ ኮምፒውተር መጠቀም በደንብ ነው የምትችለው በደንብ በደንብ ስራዬም ከዛ ጋር የተያያዘ ነገር ነው ቀን ሙሉ ዲዛይን ስሰራ አውተካርድ ስትጠቀም ኤክሴል ስትጠቀም እንደዛ ነው የምውለው። እና አዎ ኮምፒውተር በደንብ በደንብ ተጠቃሚ ነኝ ወርድ እጠቀማለሁ ኤክሴል እጠቀማለሁ። ዲዛይን ሶፍትየሮችም እጠቀማለሁ ወርኪንግ ሶፍቲዮሮችም እጠቀማለሁ እነ ሳፕም ቢሆን እነ ኢግል ፖይንትም ቢሆን እነ ሲቪል ሲሪዲ አውተካድም ቢሆን እና ያነኝ ያነኙን ሁሉ እጠቀማለሁ። አዎ ኮምፒውተር መጠቀም በደንብ ነው የምችለው

ከስራ ሰዓት በኋላ ብዙ ጊዜ። አዎ ስፖርት እሰራለሁ ሌላ ሌላ የግል ስራዎችም ካሉ እሱን እሰራለሁ ያላለቁ የመስሪያ ቤት ስራዎችም ካሉ እሰራለሁ። አዎ እና በአጠቃላይ ከስራ ሰዓት በኋላ የግልም የመስሪያ ቤትም ስራዎች እሰራለው በደንብ ነው የምሰራው። ብዙ ጊዜ እኔ በቃ እስከ ከአስር እስከ አስራ አራት ሰዓት ብሰራ ራሱ ብዙ ጊዜ አይደክመኝም ችግር የለብኝም። እነዚህ ነገሮች

ምወደው ከተማ በኢትዮጵያ ውስጥ አዲስ አበባ ነው አዲስ አበባ በጣም ፍቅር ናት በጣም በጣም የምወዳት ከተማ ነች። ከአዲስ አበባ ቀጥዬ ደግሞ ድሬዳዋ ድሬዳዋን በጣም የፍቅር ሀገር ነች ከተማ በጣም ትመቸኛለች እውነት ለመናገር ሰዎቹም ይመቹኛል ተጋበብ ናቸው። ኑሮን ቀለል አድርገው የሚኖሩ ሰዎች ናቸው እና አዎ በጣም የምወዳቸው ከተማዎች አንደኛ አዲስ አበባ ሁለተኛያ ድሬዳዋ ነች። ከዝያ በመቀጠል መቀሌ ልትሆን ትችላለች። ግን አዲስ አበባ በጣም ነው የምወዳት

የትርፍ ጊዜ ማሳለፊያዎቼ ያው ኳስ አያለሁ ዴኤስ ቲቪ እከታተላለሁ ስፖርት እሰራለሁ። ቤተክርስቲያን ይሄዳለሁ እና እነዚህ እነዚህ ንገሮችን ነው አብዛኞቹ ደጋግሜ እምሰራቸው። አንዳንዴ ደግሞ ጓደኞቼ ጋር አወራለሁ ወክ አደርጋለሁ በየቦታው ጉዞ የእግሩ ጉዞ እናደርጋለን። እና ምንድነው? በቃ የታመመ ሰውም እንጠይቃለን አንዳንዴ ደግሞ በጣም የተጣሉትን ሰዎች ካሉ እናስታርቃለን እነኝህ እነኝህ ናቸው። የትርፍ ጊዜ ስራዎቼ

አዎ ማንቂያ ሰዓት እጠቀማሉ በተለይ በተለይ ጠዋት ለፃሎት መነሳት ስላለብኝ አዎ በጣም በጣም ማንቂያ ሰዓት እጠቀማሉ ብዙ ጊዜ ቤተክርስቲያንም ለመሄድ ፃሎትም ለማድረግ ወይም ደግሞ ወደ ስራ ሰዓት ለመሄድ እና ማንቂያ ሰዓት እጠቀማሉ። ድሮ ድሮ ብዙ ጊዜ አልጠቀምም ነበረ አሁን ላይ ግን አዎ በስነ ስርዓት የምጠቀመው ምክንያቱም ያለኝ ጊዜ በጣም አጭር ስለሆነ። የማንቂያ ሰዓት ወይም ደግሞ አላርም በጣም እጠቀማለሁ እውነት በጣም እጠቀማለሁ።

የቤት እቃዎች ባህላዊም ዘመናዊም የቤት እቃዎች እጠቀማለሁ። ሁሉም ነገር ማለት ነው ልብስ ማጠቢያም ሊሆን ይችላል ምግብ ማብስያ ሊሆን ይችላል መወልወያ ወይም ማጥረጊያ ሊሆን ይችላል። ብርድ ልብስም ሊሆን ይችላል ብቻ ብዙ የባህላዊም ዘመናዊም የቤት እቃዎች እጠቀማለሁ መሳርያ ሊሆን ይችላል። ብቻ ብዙ የቤት ለመገልገያ የሚሆኑ እቃዎች እጠቀማለሁ እና ባህላዊም ዘመናዊም ለምሳሌ ሸክላ ድስትም አለ ባህላዊ ድስት ማለት ነው። ወይም ደግሞ የብረት ደስት ማለት ዘመናዊ ደስት አለ እና ብዙ ብዙ ነገሮች ይጠቀማሉ።

አዎ አካባቢዬን በጣም ነው የምወደው በጣም እወደዋለሁ በጣም በጣም ማለት የትም ቢሄድ ኢትዮጵያውያ ያለው የአየር ሁኔታ በጣም አሪፍ ነው። በጣም ሌላ ሀገር ላይ ሄደህ የምታየውን በቀን እና በሌሊት ራሱ ብዙ ልዩነት የለም ተመሳሳይ ሰዓት ነው ያለው። ቢበዛ ቢበዛ የሃያ ሰላሳ ደቂቃ ልዩነት ቢኖረውም ማለቴ የቀን ለምሳሌ አስራ ሁለት ሰዓት ከሆነ። የማታው ደግሞ አስራ ሁለት ሰዓት ይሆናል አብዛኛው ጊዜ ግን በጣም ቢበዛ የቀኑ አስራ አንድ ሰዓት ተኩል ከሆነ የማታው ደግሞ አስራ ሁለት ተኩል ይሆናል ማለት ነው። እና ወይም ደግሞ በተገላቢጦሽ እና እንደዛ ነው አካባቢ በጣም ነው የምወደው ተስማሚ አየር ነው ያለን።

በሽያጭ ላይ ስለማልሰራ አሁን ይሄን ያክል ሽጬ ምናምን ምናምን ምናምን የምለው ግብ የለኝም። እና የሽያጭ ግቦች በዚህ ሰዓት የሉኝም። ለቀጣይ ሜይቢ የራሴን ስራ የራሴን የምሸጣቸው ነገሮች ሲኖሩ የሽያጭ ግቦችን ሊኖሩኝ ይችላሉ። በአሁን ላይ ግን የሽያጭ ግብ የለኝም። ግቦችም የለኝም። ምክንያቱም እኔ አሁን ሙያዬን ብቻ ነው በቃ ተቀጥሬ እየሰራ ያለሁ። እና የለኝም።

አዎ አስተያየት መቀበል በጣም ነው የምወደው እውነት ለመናገር በፍጹም በፍጹም በፍጹም ራሴን ለአስተያየት ግልጽ ለማድረግ ማላፍር ወይም ደግሞ ማልሽማቀቅ አይነት ሰው ነኝ በጣም በቃ በዚህ በዚህ ክፍት ነኝ ለነገሮችም ማለት ነው። እና ሰዎችም አስተያየት ሲሰጡኝ በጣም በጣም አዎንታዊ በሆነ መንገድ ነው። የምረዳቸው እና ለራሴ ካላቸው ጥቅም አንፃር እያየሁ በቃ ለራሴ ሁሉም ነገር ክፍት አድርጌ ከዚያ በህዋላ መርምሬ የትኛውን መቀበል አለብኝ? የትኛው ደግሞ መቀበል የለብኝም። ብዬ በስነ ስርዓት አስተያየቶችን ምቀበል አይነት ሰው ነኝ። እኔ

ገመድ አዎ ለስፖርት መስራት ተጠቅሜ አውቃለሁ ገመድ በጣም ነው የምንዘለው እና በጣም ገመድ ስዘል ደግሞ በጣም እንደውም ደስ ይለኛል በቃ በሩጫ መልኩ ዘለላለሁ በኤክስ መልኩ እዘላለሁ በደብል። በቃ እየመታው እዘላለሁ እና እንደውም ገመት ስዘል ጓደኞቼ ሲያዩኝ አዎ አንተማ ጉራጌኛ ዳንስ ነው የምታስመስለው ይሉኛል። እና የጉራጌኛ ጭፈራ ነው የሚመስለው ገመድ አዘላለለህ ይሉኛል። እና አዎ ገመድ እዘላለሁ በገመድ እጠቀማለሁ ለመዝለል የምጠቀመው